አዎ የጨረቃ ብርሃን እወዳለሁኝ። የጨረቃ ብርሃን ደስ ትላለች ስትመለከታት በተለይም በተለይ ጨላማ ላይ የሚታይ የጨረቃ ብርሃን በጣም ደስታን ይፈጥራል ማለት ነው። ስለዚህ የጨረቃ ብርሃን እወዳለሁኝ እመለከታለው።

በእጅ መሸመን አውቃለሁ እንዴት እንደሚሸመን አውቃለሁ። ነገር ግን እኔ መሸመን አልችልም እኔ ባለሙያ አይደለሁም። በእጅ መሸመን ሙያን ይጠይቃል ስልጠና ወስዶ ወይ ደግሞ በልምድ ከቤተሰቦቹ ይዞት የመጣ ልምድ ሊሆን ይችላል። ነው። መስራት የሚችለው ካልሆነ ግን ዝም ብለህ ሽመና በአንዴ የሚቻል ነገር አይደለም። ነገር ግን አውቃለሁኝ እንዴት እንደሚሸመን አውቃለሁኝ ማለት ነው

አዎ የዝናብ ውሃ አሰበስባለሁኝ የዝናብ ውሃ ለልብስ ማጠቢያ በጣም ጥሩ ነው ተብሎ ይታሰባል። እኔም ከቆርቆሮ የሚወጣው የሚወርደው በአካሸንዳ የሚሰበስበው ውሃ አለ። በተለይ በክረብት ወቅት የዝናው ውሃ እንሰበስባለን እሱም ለመጠጥ ሳይሆን ለልብስ ማጠቢያ የምንጠቀመው ነው

አዎ በገበያ ዋጋ መደራደር እችላለሁኝ። ምክንያቱም ገበያ የግድ ተደራድረህ ነው የሚገዛው። እኔም መደራደር እችላለሁኝ። ተደራድሬ ነው የምገዛው ብዙ የምገዛው ነገር ተደራድሬ ነው የምገዛው። ምክንያቱም እነሱ ነጋዴዎች ናቸው እኔ ገዢ ነኝ። ስለዚህ እኔ ዋጋው ያወጣል ብዬ የገመትኩን ዋጋ እነግራለሁኝ እነሱም የሚያዋጣቸው ተናግረው ተደራድረን ነው ገበያው የምናካሂደው

የስልኬ ባትሪ ለአንድ ቀን ቢቆይ ነው እም ምናልባት እእ አንድ ቀን ብዙም ካልተጠቀሙበት ከዛ በላይም ሊቆይ ይችላል። ነገር ግን እኔ ብዙ ነገር ስለማይበት ስለምጠቀመው እ ቢቆይ አንድ ቀን ነው የሚቆየው ማለት ነው። ከዛ በላይ ብዙም አይቆይም። እ ቀን ሙሉ ስትጠቀመው ውዬ አድሬ በነገታው ቻርጅ ላረገው እችላለሁ። ስለዚህ እ አጠቃላይ አንድ ቀን ቢቆይ ነው ማለት እች

አዎ ስራዬ አድካሚ ነው። ስራዬ ብዙ ዳታዎችን ማስተካከል እና መያዝ ስለሆነ ዳታ ለማስተካከል ደግሞ ብዙ ጊዜ ይጠይቃል። ስለዚህ ብዙ ጊዜ ስራዬ ላይ ነው የማውለው። ለዚህም ስራዬ አድካሚ ነው። በአድካሚነት የሚያስራ ነው ማለት ነው። ስለዚህ ብዙም እረፍት ያለኝ አይደለሁም ማለት ነው

አዎ ኮኮቦችን መመልከት ደስ ይለኛል በተለይ ልጅ እያለው ኮኮቦች መመልከት እወድ ነበር። ከጓደኞቼና ከእህት ወንድሞቼ ጋር ሁነን ኮኮቦች እንመለከት ነበር። ኧ ስንመለከት ኮኮቦችን እንቆጥራቸው ነበር አንድ ሁለት ሶስት አራት እያልን ኮኮብ እንቆጥር ነበር ማለት ነው። ስለዚህ ኮኮቦችን መመልከት በጣም ነው ደስ የሚለኝ እወዳለሁ

አዎ ላፕቶፕ አለኝ በላፕቶፕ ብዙ ስራዬ በላፕቶፕ ነው ሚፈጽመው ስለዚህ ቤት የሚቀመጥ ላፕቶፕ አለኝ ስራ ቦታም ላፕቶፕ አለኝ እና ሁሉን ነገርም በላፕቶፕ ነው የማስተካክለው የምሰራው ማለት እችላለሁኝ። ስለዚህ ላፕቶፕ ለኔ ሁሉ ነገሬ ነው። ያለ ላፕቶፕም ስራ መስራት በጣም የሚከብድ ይመስለኛል

አዎ ከደንበኞቼ ጋር እገናኛለሁ የምንገናኝበት ምክንያት በስራ ምክንያት ነው ማለት ነው። በስራ ምክንያት ወደ ቢሮ ሲወጡ አገልግሎት ለማግኘት ማለት ነው። ግንኙነት እናደርጋለን ምክንያቱም የስራ ሂደት ከደንበኛው ጋር ያገናኘኛል ከዚህ ውጪ። ከስራ ውጪ የምንገናኘው ምክንያት የለኝም

አዎ ከገርቤቶቼ ጋር ጥሩ የሆነ ግንኙነት ነው ያለኝ። ጎርቤቶቼ የረጅም ጊዜ ግርቤቶቻሞች ነን። በዛ ላይ ቤተሰባዊ የሆነ ግንኙነት እና ያለን እንተጋገዛለን አብረን ማህበራዊ ህይወታችን አብረን ነው የምናስቀጥለው። እና እንደኔም ጥሩ የሆነ ግንኙነት እና ያለኝ ብዬ ነው የምወስደው። ከእነሱ ጋር ያለኝ በፍቅር እና በመተሳሰብ በመደጋገፍ በመከባበር ላይ የተመሰረተ ግንኙነት ያለኝ ማለት ነው።

በባህላችን ሰርግ የሚደረገው ድግስ መጀመሪያ ከድግስ በፊት መተጫጨት አለ። ሽማግሌ ይላካል እሺ ከተባለ በኋላ ሰርግ በሴቱ ቤተሰብ እና በወንድየው ቤተሰብ በምሽራ እና በምሽሪት ቤተሰብ ሰርግ ይዘጋጃል። ያ ሰርግ ከተደረገ በኋላ ይዟት ወደ ወላጆቹ ቤት ነው የሚወስዳት ማለት ነው ወይም ወደ ቤቱ ይወስዳታል ማለት ነው። ስለዚህ ሰርግ የሚደረገው በባህላችን በዚህ መልኩ ነው ማለት ነው

ብዙ ጊዜ መልእክት የምልከው በዋትሳፕ ነው። ዋትሳፕ ይመቸኛል መልእክት ለመላክ ስለዚህ ከመተግበሪያዎቹ የምወደው የመልእክት የምልከው በዋትስአፕ ነው ማለት ነው። ሌሎቹም እልካለሁኝ ግን እንደ ዋትስአፕ አይደሉም ማለት ነው። ስለዚህ ዋትሳብ በደንብ ነው የምጠቀመው

የምጠቀመው ስልክ ቴክኖ ነው ቴክኖ ምርት በጣም ይመቸኛል በጣም ነው የምወደው። እና ቴክኖ የምጠቀመው አሁንም የምጠቀመው የቴክኖ ምርት ነው። የቴክኖ ምርት በጣም አስተማማኝ ነው። አንዳንድ እጥረቶች ሊኖሩት ይችላሉ ነገር ግን እንደኔ ቴክኖ ተስማምቶኝ ነው የምሰራው በቴክኖ የምሰራው ሁሉ ነገር። ለዚህ ቴክኖ የምጠቀመው

አዎ የቀን መቅጠሪያ እጠቀማለሁ። የቀን ኦ የቀን መቁጠሪያ ያው ቢሮዬ ላይ አለኝ ማለት ነው። ስለዚህ ስራዎቼ ኧ እምደለድለው ወይ ደሞ ስራዎቼ እቅድ የማወጣው በቀን ቁጥርያ ነው። ስለዚህ የቀን መቁጥርያ እጠቀባለሁ በአግባቡ ነው እሚጠቀመው። ለስራዬ ቅልጥፍና እንዲሰጠኝ የቀን መቁጠሪያ መጠቀም ግደታ ነው እሚሆነው ማለት ነው። እና ሁልጊዜም የቀን መቆጠሪያ ቀን ምን አይነት ምን ቀን እንደሚውል ማወቅ አለብኝ ማለት ነው

አዎ ውሳኔ መስጠት እችላለሁኝ ውሳኔ የምሰጥባቸው ለኔ ተመጠነው የተሰጡኝ ሀላፍነቶች ላይ ነው ከሀላፍነቴ በላይ ውሳኔ መስጠት። አልችልም ነገር ግን ውሳኔ የምሰጥባቸው ጉዳዮች ከሆኑ እኔ ውሳኔ መስጠት እችላለሁኝ ማለት ነው። ውሳኔ ለመስጠት የሚዳግተኝ ሰው አደለሁም

ማደንዘዝ አልወድም ምክንያቱም በመድሃ ማደንዘዝ ማለት መድሃኒት ሊሰጥህ የሚደረግ የሰውነት ማደንዘዝ አካል ነው ስለዚህ ተገደህ ካልሆነ በውዴታ እምወደው ነገር አይደለም። ነገር ግን ለህክምና ሲባል ማደንዘዝ ሊሰጥ ይችላል። እሱም በግዴታ ካልሆነ ወይ ደግማ እንድትታከብ ተፈለጎ ካልሆነ በስተቀር እንደኔ አልወደውም።

ፀሀይ ማለት የተፈጥሮ ብርሃን ሰጪ ናት። ፀሀይም ብርሃን የምናገኘው በአብዛኛው በቀን ጊዜ ፀሀይ ከፀሀይ ነው። ስለዚህ ከፀሀይ እውቀት እናገኛለን እንዲሁ ከፀሀይ ብርሃን እናገኛለን ማለት ነው። ስለዚህ ፀሀይ በተፈጥሮ የምናገኛ የተፈጥሮ ሀይል ምንጭም ናት እና ከፀሀይ ብዙ ነገርን መጠቀም እንችላለን። ፀሀይ ከፀሀይ ኢነርጂ ወይ ደግሞ ሃይሊ ማግኘት ይቻላል። ከፀሀይ ብርሃን ማግኘት ይቻላል ከፀሀይ ብዙ ጠቃሚ ነገሮችን ማግኘት እንችላለን ማለት ነው። ስለዚህ ፀሀይ ከሌለ ለመኖርም ከባድ ነው ሚሆነው ማለት ነው። አለምም ጨላማ ነው ምትሆነው ማለት ነው። ስለዚህ ፀሀይ ትልቁ የፈጣሪ ወይም ደግሞ በተፈጥሮ የተሰጠን ጸጋ ነው ማለት ይቻላል። ፀሀይ የምና የምናየው በቀን ጊዜ ነው። ማታ ፀሀይ አናይም።

ስምምነት ሲባል በሁለት አካላት የሚደረግ ስምምነት ነው። ስምምነት መስማማት ማለት ነው። በአሀገር ደረጃም ሀገር ካገር የሚያደርጉት ስምምነት ይኖራል። ግለሰቦች ከግለሰቦችም የሚያደርጉት ስምምነት አለ ማለት ነው። ስለዚህ በስምምነት መሃል የሁለቱም ፍላጎት ወደ መሃል ያመጣ የመስማማት ሂደት ነው። ስምምነት አንዳንዴ ኧ በፊርማ የተረጋገፀ ሊሆን ይችላል። ምክንያቱም በሰነድ የተረጋገጠ እንዲሁም ህጋዊነት ያለው ስምምነት ሊሆን ይችላል። አንዳንዴ ደግሞ በወሬ መሃልም ስምምነት መስማማት ሊኖር ይችላል። ነገር ግን በብዛት ስምምነት ስንል በህጋዊነት መሰረት ሰነድ ያለው መፈራረም ያለበት ተፈራራሚ አካላቶች ያሉበት እና አስገዳጅም የሆነ ስምምነት ሊሆን ይችላል። ምክንያቱ ከስምምነት ውጪ የሆነ እንደሆነ አንዱ አካል ለአንደኛው ካሳ እንዲሰጥ ወይ ደግሞ በህግ እንዲቀጣ የሚያደርግ ስምምነትም ሊሆን ይችላል። ስለዚህ ስምምነት ሲባል ብዙ ነው በስምምነት መሃል ሁለት ተስማሚዎች አሉ የሚገቡት ቃልም አለ የሚፈርሙበት አግባብም አለ። በዚህ ስምምነት መሃል ያስማሙ ሰዎችም ሊኖሩ ይችላሉ ስለዚህ እንደ አደራዳሪ ወይ ደግሞ አስማሚ ሆኖ የሚቀርቡ ሰዎችም ሊኖሩ ይችላሉ። ወይ ደግሞ ሁለቱም ተስማሚዎች ብቻቸው የሚያደርጉት ስምምነት ወይ ደግሞ የፊርማ ሂደትም ሊሆን ይችላል። ስለዚህ በስምምነት መሃል አለመባባት ካለ ስምምነቱ እንደ ገዢ ሆኖ ሊያገለግል ይችላል ማለት ነው። ስለዚህ ስምምነት በጣም ወሳኝ የሆነ ነገር ነው። በሁለት አካላት የሚደረግ ስምምነት

አዎ የእቃ ቁጥጥር አደርጋለሁኝ ምክንያቱም ቤት ውስጥ ወይ ደግሞ በ በሱቅ ያለው እቃ ምን ያህል እንደሆነ ይሄ እቃ ቁጥጥር አደርጋለሁ። ይሄ እቃ ቁጥጥር እና ክትትል ከሌለ በአግባቡ ማትረፍ አይቻልም። ስለዚህ የእቃ ቁጥጥር አደርጋለሁ ያለ የጠፋ የተበላሸና በቦታው የሌለ ነገር። ለማወቅ ያህል ስለዚህ የእቃ ቁጥጥር ተደርጎ ጤናማውና ጤናማ ያልሆነውን ለመለየት እንዲያመች ይደረጋል ማለት ነው